አዎ የማስታውሰው ጥሩ መምህር አለ። የተለያዩ ናቸው። ኤለመንተሪም እያለሁ አለችኝ አንድ መምህር ነበረችኝ። የ የ ሳይንስ መምህርት ነበረችኝ። ከዛ ሃይስኩን ከገባሁኝ በኋላ ደግሞ የአማርኛ መምህር ነበረኝ፤ ጥሩ ሰዎች ናቸው ሁለቱም። ዩኒቨርሲቲ ከገባሁኝ መጨረሻ ሶስተኛ አመት ላይ ያስተማረኝ በጣም ጥሩ መምህር ነበር። እኔ ብቻ አይደለም ሁሉም ተማሪ የሚወደው። እንደ አስተማሪ ሳይሆን እንደ ወንድም የሚቀርብን የሚመክረን ያንን ልጆች ስለነበርን ገና ለመመረቅ እየተዘጋጀን ስለነበርን የ የስራውን ሁኔታ የቢሮ ሁኔታ አዲስ ለሚሆንብን እንዳትደነግጡ እያለ ስለ ቢሮ ሁኔታ ስለ ስራ ሁኔታ ይነግረን ነበር። እና የማስታወሳቸው የማስታወሳቸው ጥሩ መምህር አለ። አንድ ብቻ አይደለም አሉ። ጥሩ መምህራኖች አሉኝ ማስታወሳቸው።

በቀን አንድ ሰዓት ያነው ስልክ የምጠቀመው ዩቲዩብ ለማየትም የገቡ ሜሴጆችንም ለማየት ኢሜሎችን ቼክ ለማድረግ አንድ ሰዓት ያህል ብትጠቀም ነው። ምክንያቱም ጊዜ የለኝም የቢሮ ስራ በጣም እረፍት ይነሳኛል በዛ ዳይ ደግሞ ያው ኮምቢተር ላይ አፍጥጬ ስለምውል ለአኔ እና አይኔ ስለመጠበቅ ለመጠንቀቅ ያህል ከአንድ ሰዓት በላይ አልጠቀምም። በጣም አስቸኳይ ጉዳይ ሆኖብኝ ካልሆነ በስተቀር ከዛ በላይ እንደዚህ ያሉትን ሚሴጆች ለማየት የተላከልኝን ነገር ለማየት ምናምን ካልሆነ በስተቀር እኔ ብዙ ስልክ አልጠቀምም። ብዙ ምደውልበትም የለኝም ስለዚህ ብዙ አልጠምም። በቀን ለአንድ ሰዓት ያህል ነው የምጠቀመው።

አዎ በደንብ የስራ ምግባር ደግሞ በደንብ አከብራለሁ የድርጅቱን ስነ ስርዓት አከብራለሁ። የስራ ምግባር አለ በጣም፤ ብዙ አይነት እንደ ሂሳብ ሰራተኝነቴ ገንዘብ አጠማ ባንክ፤ የድርጅቱን ሂሳብ በስራቱ መዝጋት፤ ገንዘብ አለማጭበርበር ለራሴ ጉዳይ አለማውጣት ብር፤ ክፍርያዎችን ከሚከፈሉት ሰዎች ጋር ተመሳጥሬ የውሸት ሂሳብ አለመስራት። የስራ ምግባር በደንብ አከብራለው። በሰአት ቢሮ በሰአት የመገኘት፤ በሰአት በመውጫ ሰዓት መውጣት በቃ የድርጅቱን ስራ፣ የስራም ስነ ስርዓት አለ አይደለ፤ ሁሉም ድርጅት የየራሱ የስራ የስራ ምግባር አለው። ስለዚህ የገባሁበት ድርጅት ውስጥ የድርጅቱን የስራ ምግባር አከብራለውኝ ግዴታ ነው።

የተለያዩ ቤት እቃዎችን ተለያየ ነገር እጠቀማለሁ። አሁን አልጋን ለመተኛት እጠቀማለሁ። ብፌ እቃ ለማስቀመጫ፤ ሳጥን ልብስን ለማስቀመጫ፤ ቁም ሳጥኖችን ልብስ ለማስቀመጫ፤ ይሄ የፊት ማያ ይሄ ድሬሲንግ ቴብል የሚባለዉን ልብስ ከለበስኩ በኋላ ለማየት ፍሪጅ የሚበላሹ እቋዎችን ማስቀመጥበት ነው። ምጣት ዳቦና እንጀራ የምጋገርበት ነው። ስቶቭ ወጥ የምንሰራበት ነው። ምግብ የምንሰራበት ወጥ የምንሰራበት ነው። ቴሌቪዥን ምዝናናበት ነው። ፊልም እና ዘፈንም ሆነ ብቻ ቴሌቪዥን የማይበት ነው። ሪዲዮ ሪዲዮ የምሰማበት ነው። የሪዲዮ ፕሮግራሞች ወይም ዜና ወይም ሪድዮ ፕሮግራሞችን የምሰማበት ነው። ሁሉም ነገር ለተለያየ ነገር ነው የምትጠቀምበት። ሁሉም የቤት እቃዎች ቤት ውስጥ ያሉትን የቤት እቃዎች እጠቀማለሁ።

እኔ እምወደው ልብስ ሰፊ ልብሶች ናቸው ከታች የሚሆን ከላይ ሰፋ ሲል ነው ገላዬን ሲጠብቀኝ ደስ አይለኝም። ስለዚህ ሰፋ ያለ ልብስ እና ቀለም ቦግ ያለ ቀለም ያላቸው ልብሶች። አሁን አመድማ ጥቆር ምናምን አያምርብኝም ስለዚህ ደመቅ ያሉት ከለ ቀለሞች። የሆነ ቢጫ ወይም ቀይ ወይም አርጓዴ ወይም ሰማያዊ ዶቃ የሚባለው ሰማያዊ አለ ደማቁ ሰማያዊ። እንደዚ አይነት ቀ ልብሶች ናቸው እሚያምሩብኝ ከላይ። ከታች ደግሞ ሰፊ ሰፊ ቀሚስ ያ በፊት ሱሪ አደርግ ነበር። አሁን ግን ሰፋ ያለ ቀሚስ ይ ሹፎን የሚባለው አለ እደል። እንደሱ አይነት ልብስ ነው እምወደው አሁን በዚ ሰዓት እንደዚ አይነት ልብስ ነው ምወደው። ሰፋ ያለ ልብሶች ከላይ እስከ ታች ሰፊ የሆኑ ማለት ናቸው።